የስራ እድገት እየፈለኩ ነው ምክንያቱም አሁን ያው ተማሪ ስለሆንኩኝ። መረጃ ጊዜም ስለደረሰ እንዲሁም ደግሞ የተለያዩ ሪሰርቾችን መስራት ስለምፈልግ። የስራ እድገት መፈለግ እፈልጋለሁ። ምክንያቱም አሁን ላይ። የስራ እድገት መፈለግ አስፈላጊ ስለሆነ የስራ እድገት እየፈለኩ ነው

ልብስ ምን ያህል ጊዜ ታጥባለህ? ለሚለው እኔ ብዙ ጊዜ ልብስ አጥባለሁ። ይሄ ምክንያቱም አሁን እኔ በተፈጥሮ ንጹህ የሆነ ነገር ስለምወድና። ንጹህ ልብስ ስለሚያስፈልግ ለጤንነትም ጥሩ ስለሚሆን። ልብሴን ብዙ ጊዜ አጥባለሁኝ። ራሴን በራሴ ስለሆነ ማስተዳደር ራሴ እኔ ልብሴን የማጥበው እና ልብሴን የማጥበው ለብዙ ያህል ጊዜ ነው

በቤቴ ልዩ የሆነ መቀመጫ አለኝ። ምክንያቱም ሳነብ የተለያዩ የመዝናኛ እጅግ ስትጫወት እንዲሁም ደግሞ ራሴን ለማዝናናት የተለያዩ የልብ ወለድ መጽሐፍትን በማንም ብበሳል። በቤቴ ላይ ልዩ የሆነ መቀመጫ አለኝ። እና ያው እዚህ መቀመጫ ላይ በመሆን ነው ራሴን ማዝናናው ራሴ እውቀት ምገበየው። እና በቤቴ ላይ የራሴ የሆነ መቀመጫ አለኝ

አንዳንድ ነገሮችን እንደገና ጥቅም ላይ አውላለሁኝ ለምሳሌ የተበከለን ውሃ የተለያዩ ቤት ውስጥ መጥፎ አየሮች በሚኖሩበት ሰዓት ለምሳሌ ውሃን የተበከለ ውሃን ውሃ አጋር ክሎሪን በመጠቀም እንደገና መጠቀም እችላለሁኝ። እና አንዳንድ ጊዜ ደግሞ በቤት ውስጥ የተለያዩ መጥፎ ሽታዎች በሚኖሩበት ሰዓት ደግሞ የተለያዩ ሽታን የሚያጠፉ ነገሮችን በመጠቀም ነገሮች እንደገና ማዋል እችላለሁ

የስራ ምኞቶቸ በተለያዩ በትልልቅ ድርጅቶች ውስጥ ተቀጥሮ መስራትን ነው ምፈልገው እና ደግሞ ከዚህ የዘለለ ከሆነ ያው በድርጅቶች ላይ አዛዥ እና ሀላፊ ሆኜ መስራት ምኞቴ ነው። ነገር ግን አሁን ተማሪ በመሆኔ ምክንያት ያው ለወደፊት ነው ይህን ምኞት የምመኘው እና ለወደፊት የምመኘው ነገር ደግሞ በትልልቅ ድርጅቶች ላይ ሀላፊነት ወስጄ መስራት እና። የስራ ምኞቴ ይሄ ነው

በስራ ጊዜ እረፍት ታደርጋለህ? ለሚለው ጥያቄ አዎ ነው መልሱ ምክንያቱም ያው በስራ ሰዓት ትንሽ የተወሰነ እረፍት ያስፈልጋል። ምክንያቱም ራስ ግን እረፍት ሰጠህ ስራም አሰራ ከሆነ ያው ድክም መድከም ዝም መዛል እንዲሁም ደግሞ ሰዓትን በአግባቡ ያለመጠቀም ሊኖር ስለሚችል ለተወሰነ ጊዜ ያህል እረፍት አደርጋለሁ።

እኔ የምወደው ባህላዊ ምግብ። እዚህ ኢትዮጵያ ውስጥ ብዙን ጊዜ ያው ባህላዊ ምግብ ብለን የምንጠራው እንጀራ እና ደግሞ ከመጠጦች ከተጠቀሰ ደግሞ ጠላ ጠጅ አረቄ እንዲሁም ደግሞ የተለያዩ መጠጦች አሉ። እና በይበልጥ የምወደው እንጀራ ደግሞ ያው ከሚበላ እንጀራ ከሚጠጣ ደግሞ ጠላ እወዳለሁ።

ቅመማ ቅመም የበዛበት ምግብ ትወዳለህ? ለሚለው ጥያቄ አዎ እወዳለሁ ነገር ግን እንደ ሁኔታው ነው የሚለያየው ምክንያቱም በጣም የሚበዛበት ከሆነ እና የምግቡን ጣዕም ሚቀይረው አይነት ቅመማ ቅመም የሚሆን ከሆነ አልወድም ነገር ግን በመጠኑም ሆኖ የምግቡን ጣዕም እንደገና ይበልጥ ያሚያጎላ ከሆነ ግን አውዳለሁ

አዎ ሙዚየም መሄድ እወዳለሁ። ምክንያቱም የተለያዩ ባህላዊ ነገሮችን እንዲሁም ደግሞ የተለያዩ ባህላዊ ጀግኖችን። በፎቶም ይሁን በቪዲዮ ማየት ስለምወድ እና ደግሞ የተለያዩ ቅርጻ ቅርጾችን። እንዲሁም የጦር መሳሪያዎችን በድሮ ጊዜ የተቀመጡ የጦር መሳሪያዎችን ማየት ስለምፈልግ ሙዚየም መሄድ እወዳለሁ

የስራ ቦታ ደህንነቴ በጣም አሪፍ ነው ምክንያቱም ያው ብዙውን ጊዜ ደህንነቱ የተጠበቀ ነው እና ያው ይሄን የማደርገው ግን ከትምህርቴ ጎን ለጎን ስለሆነ ከትምህርቴ ከዩኒቨርሲቲ ውጭ ነው። ሌላ ስራ የምሰራው እና ከዛ የምሰራበት ቦታ ላይ ደህንነቴ በጣም የተጠበቀ ነው። ምክንያቱም ደግሞ በተለያዩ ነገሮች የተመረዘ ወይም ደግሞ በተለያዩ ጸጥታ በጎደላቸው ምክንያቶች የተዋሃደ ቦታ ስላልሆነ የስራ ቦታ ደህንነቴ በጣም አሪፍ ነው

ገመድ መጠቀም አውቃለሁ በቤት ውስጥ ብዙ ጊዜ የተለያዩ ስራዎችን ለመስራት ገመድ መጠቀም አስፈላጊ ስለሆነ እና ደግሞ ያው በእኛ አካባቢ ደግሞ ያው ውሃ የሚወጣው ከከርሰ ምድር ነው፤ እና ያን ከርሰ ምድር ውሃ ለማውጣት ገመድ መጠቀም አለብን፤ እና ገመድ መጠቀም አውቃለሁ።

በስራ ቦታ ጓደኛ አለኝ። ምክንያቱም ያለ ጓደኛ በጣም አስከፊ ጊዜ ማሳለፍ ስለሚሆንብኝ። ጓደኛ መያዝም እፈልጋለሁ። ነገር ግን አሁን። በቦታ በስራ ቦታዬ ላይ ጓደኛ አለኝ። ለምሳሌ ከትምህርት ቤት ሊሆን ይችላል። እንዲሁም ከተለያዩ ስራ ቦታዎች የተዋወቅኳቸው ብዙ ጓደኞች ስላሉኝ በስራ ቦታዬ ላይ ምርጥ ምርጥ ምርጥ የሚባሉ ጓደኞች አሉኝ

በአካባቢዬ ማለት በምኖርበት አካባቢ ብዙ ድልድዮች አሉ ምክንያቱም ብዙ ወንዞች ስላሉ ያው የሚታወቀው በኢትዮጵያ ውስጥ ብዙ ወንዞች እንዳሉ ነው። እና በእነዚህ ወንዞች ላይ የተለያዩ መንገዶችም መሰረተ ልማቶች ስለሚሰሩባቸው እነዛን ወንዞች ለማሻገር ሲባል የተለያዩ ድልድዮች ይሰራሉና በእኛ አካባቢ ብዙ ድልድዮች አሉ

በቡድን መስራት ካለው ጠቀሜታ አንፃር በቡድን መስራት እወዳለሁ ምክንያቱም የሚሰጡት ጥቅሞች ብዙ ስለሆኑ ነው። እና በቡድን መስራት ከሚያስገኘው ጥቅም አንፃር አንደኛ በራስ ተነሳሽነት እንዲኖር ያደርጋል። ሁለተኛ ደግሞ ያው ስራን በአጭር ጊዜ ውስጥ አቀላጥፎ ለመጨረስ ይጠቅማል። ስለዚህ በውድን መስራት እወዳለሁ

በገበያ ዋጋ መደራደር እችላለሁ ብዙውን ጊዜ ያው የሚሸጡት ባለ ገበያ ወይም ደግሞ ባለ ሱቆች። እና ምርታቸውን ለመሸጥ ሲሉ በጣም ከፍተኛ ዋጋ ነው የሚጠሩት እና። በገበያ ዋጋ ላይ መደራደር እችላለሁ? ወይ ስለዚህ ዋጋን ቀንሶ መግዛት ስለመቻል ስለሚያስፈልግ። በገበያ ዋጋ ላይ መደራደር እችላለሁ

ስነ ጥበብን እወዳለሁ ምክንያቱም በጣም ከሚሰጠው ጥቅም አንፃር ስነ ጥበብ ማለት በጣም የሚሰጠው ጥቅም በጣም ብዙ ነው። ስለዚህ ከእነዚህ ጥቅሞች ውስጥ አንዱና ዋነኛው ነገር ራስን ማዝናናት መቻሉ ነው። እና ሌላኛው ነገሩ ደግሞ ስነጥበብ የገበያ ማዕከል ሆኖ ያገለግላል። ምክንያቱም ብዙ ሰዎች በስነ ጥበብ ምክንያት ብዙ ገንዘብ ያገኛሉ። ስለዚህ ስነ ጥበብን እወዳለሁ

ለስራ እጓዛለሁ ያው ስራ ቦታ ከቤቴ ጋር ሊሆን ስለማይችል ብዙን ጊዜ። እና አብዛኛው ማህበረሰብ የስራ ቦታው ቤቱ ላይ ላይሆን ይችላል እና የተወሰነም ኪሎ ሜትር ቢሆን የተወሰኑ ሜትሮችንም ቢሆን መጓዝ አስፈላጊ ነው። ያው ለስራው አድናቆት ሲባል ለስራው ክብር ሲባል የተወሰኑ ስራዎችን ለማግኘት ሲባል እጓዛለሁ እና ለስራ በጣም እጓዛለሁ

ራሴን ለማዝናናት በጣም ብዙ አማራጮች እጠቀማለሁ። ብዙን ጊዜ ያው ራሴን ማዝናናው የብቻዬ በመሆን ጸጥ ያለ ቦታ በመሄድ ነው። እና ከእነዚህም ውስጥ ፀሀይ ስትጠልቅ መመልከት በጣም ያስደስተኛል። እና ከዚህም በተጨማሪ ደግሞ የተለያዩ ጌሞችን በመጫወት ለምሳሌ ፑል እግር ኳስ የመረብ ኳስ ቮሊቮል ምናምን በመጫወት። ራሴን አዝናናለሁ እና በይበልጥ ደግሞ ፀሀይ ስትጠልቅ መመልከት በጣም እወዳለሁ

የምሳ እረፍቴ ብዙም የሚባል ባይሆንም ነገር ግን አንዳንድ ጊዜ ያው ከአንድ ሰዓት ያላነሰ ጊዜ ነው የሚሰጠኝ። ምክንያቱም ምሳን እኔ ስሄድ ራሱ በጣም እኔ ራሴን ሰርቼ የምመገበው። እና ምሳ ስለምሰራ እና ስለምመገብ ብዙ ሰዓት ይወስድብኛል እና ከዚህ አንፃር ለምሳ ቢያንስ ከአንድ ሰዓት ያላነሰ ጊዜ ይሰጠኛል

ማታም በምን ሰዓት ትመገባለህ ለሚለው ጥያቄ? ማታ ብዙን ጊዜ የምመገበው ከሁለት ሰዓት እስከ አምስት ሰዓት ባለው ሰዓት ውስጥ ነው። ምክንያቱም እኛ አካባቢ ይሄ ያን የተለመደ ነው። ምክንያቱም ብዙ ፊልሞችን በማየት ጌሞች በመጫወት እና የተለያዩ መጽሐፍትን በማንበብ ሰዓት ስለሚፈጅብኝ በእነዚህ ሰዓታት ውስጥ እመገባለሁኝ። ከአራት ከሁለት ሰዓት እስከ አምስት ሰዓት አካባቢ ነው የምመገበው

የሸክላ እቃዎች ብዙም ጊዜ አልጠቀምም ነገር ግን ያው አልፎ አልፎ ደግሞ የምትጠቀምበት ሁኔታ አለ። ምክንያቱም ወጥ ለመስራት በእኛ አካባቢ የተለመደ ነገር ሆኗል ወጥ ለመስራት ድስት እንጠቀማለን። ነገር ግን አብዛኛውን ጊዜ የማልጠቀምበት ሁኔታ ያመዝናል። ነገር ግን ያው አልፎ አልፎ ነው የሸክላ እቃዎችን እጠቀማለሁ

ባህላዊ ልብስ እለብሳለሁ ወይ ነገር ግን ሁሌ ባይሆንም በበዓል ሰሞን ነው የምለብሰው። ፋሲካ ጥምቀት መስቀል። የአዲስ አመት እና እንደዚህ በመሳሰሉ በዓላት ነው አብዛኛውን ጊዜ የሚለበሰው። እና በሀገራችን ባህላዊ ልብሶችን በመልበስ ነው እነዚህን በዓላት የምናሳልፈው። ስለዚህ ባህላዊ ልብሶችን መልበስ እወዳለሁ ነገር ግን ብዙ ጊዜ አይለበስም

የዛሬ የአየር ሁኔታው ቀዝቀዝ ያለ ነገር ግን በጣም ደግሞ ቀዝቃዛ የማይባል ጥሩ የሚባል አየር ነው ያለው ቀዝቃዛ ሊባል የማይችል ነገር ግን ለሰው ልጅ ምቹ የሆነ አየር ነው። በዚህ አካባቢ ያለው። እና ወይና ደጋም ስለሆነ አካባቢው በጣም ሞቃት የማይባል ነው ለሰው ልጅ ምቹ ነው። ስለዚህ አየር ሁኔታው በጣም አሪፍ የሚባል ጥሩ የሚባል ደረጃ ነው

ስራዎችን በቅደም ተከተል አስቀምጣለሁ። አብዛኛውን ጊዜ ያው በጣም ጠቃሚ ሚባለውን ወይም ደግሞ መቅደም ያለበትን በመጀመሪያው እሰራለሁኝ በመቀጠል ደግሞ ያው በጣም አስፈላጊ የማይባሉትን ወይም ደግሞ። በመቀጠል የሚሰሩትን ነገሮች ደግሞ በሁለተኛነት ደረጃ አስቀምጬ እሰራለሁኝ እና ስለዚህ በስራዎች መቅደም ተከተል አስቀምጬ ነው ምሰራው።

በበጋ ወቅት የማደርገው ነገር በጣም ብዙ ነገሮች አሉ። ከእነዚህም ውስጥ ደግሞ ያው የምናመርተው እህል የምናመርተው በቆሎ ጤፍ የመሳሰሉ አዘርቶች የሚሰበስቡ በበጋ ወቅት ስለሆነ በቤተሰብ እርዳታ። ወደ ገጠሩ ወጥቼ አዝመራ እሰበስባለሁ

በምግብ ላይ ም ምግብ እገዛለሁ ምክንያቱም ያለሁበት አካባቢ አሁን ምማረው በባህር ዳር ዩኒቨርሲቲ ስለሆነ በባህር ዳር ከተማ ላይ ደግሞ በመንገድ ላይ በጣም ብዙ ምግቦች ይሸጣሉ። ፈጣን ምግቦችን የሚባሉት ወይም ደግሞ ፋስት ፉድ የሚባሉት ምግቦች ስለሚሸጡ እርጥብ ቃጠሎ የመሳሰሉ ምግቦችን በመግዛት እመገባለሁ ራሴንም አዝናናለሁ

ምግብ መመገብ የአብዛኛው ህዝብ ባህሪ ስለሆነ እኔም ደግሞ ከዚህ ባህሪያት በመጋራት ምግብ መመገብ እወዳለሁ። እና የምመገበውም በሳህን ወይም ደግሞ በትሪ። በተለያዩ እነዚህ ትሪዎች በተለያዩ ቁሶች የሚሰሩ ናቸው። ከቆርቆሮ ወይም ደግሞ ከእምነ በረድ ከሲኒ የተለያዩ እቃዎች የሚሰሩ ስለሆነ በእነዚህ እቃዎች መመገብ እወዳለሁ

ዋና ሀላፊነትህ ምንድነው? ሚለው ጥያቄ ለኔ ያው ዋናው ሀላፊነቴ ብዬ ምጠቅሰው ነገር ራሴን ማስተዳደር ነው። ራሴን በራሴ ሰርቼ ለራሴ አስፈላጊ ነገሮችን በመግዛት ወይም ደግሞ አስፈላጊ ነገሮች በመጠቀም ነው ራሴ ሀላፊነት ምወስደው እና ለኔ ዋና ሀላፊነት ብዬ ምወስደው ራሴን ማስተዳደር ነው

የኔ ልዩ ችሎታዬ ምንድነው? በፍጥነት ነገሮችን የመረዳት እና የተለያዩ ሁኔታዎችን በቀላሉ በመረዳት ለሰዎች እገዛ እሰጣለሁኝ ከእነዚህም ውስጥ ደግሞ ነገ የተለያዩ መፅሐፍትን አንብቤ በቀላሉ መረዳት እችላለሁኝ። እና የኔ ችሎታ በቀላሉ የመረዳት ችሎታ ነው

ወደ ሱቅ ከመሄዴ በፊት። ብዙውን ጊዜ ዝርዝር ባልፅፍም ነገር ግን አንዳንድ ጊዜ ብዙ ነገሮችን ለመግዛት በማስብበት ሰዓት ዝርዝር እጽፋለሁ በወረቀት ላይ ዝርዝር አድርጌ ጽፌ ወይም ደግሞ አስፍሬ ነው። ወደ ሱቅ ለመግዛት የምሄደው ምክንያቱም ከሱቅ መድረሴ በፊት የሆነ አንዳንድ ጊዜ የመረሳት ችግሮች ሊኖሩ ስለሚችሉ። እና ወደ ሱቅ ከመሄዴ በፊት ዝርዝር አድርጌ ነው ጽፌ ነው የምሄደው

እኔ መልበስ የምፈልገው ጫማ በጣም እየጠበበም ባይሆን በጣም ደግሞ እየሰፋም ባይሆን በመካከለኛ የሆነ የጫማ ቁጥር ያለው ጫማ ነው የምለብሰው። እና ከዚህም የተነሳ እኔ ጫማ የምለብሰው ከአርባ እስከ አርባ ሁለት ቁጥር ጫማ ነው የምለብሰው። ምክንያቱም እነዚህ ቁጥሮች ጫማዬ ላይ ምቾት ይሰጡኛል። ስለዚህ የጫማ ቁጥሬ እኔ በአማካይ አርባ ሁለት ነው

በመስመር ላይ ብዙን ጊዜ ቪዲዮ አልመለከትም ምክንያቱም ደግሞ አስፓልት ላይ ብዙ ጊዜ መኪና ስለሚንቀሳቀስ የመኪና አደጋ ሊደርስብህ ይችላል። ስለዚህ አብዛኛውን ጊዜ ቪዲዮ በመስመር ላይ አልጠቀምም። ነገር ግን አስፈላጊ በሆነበት ሰዓት አንዳንድ ጊዜ እጠቀማለሁ። ከእነዚህም ውስጥ ቲክቶክ የተለያዩ የቪዲዮ የዩቲዩብ ቪዲዮዎችን እመለከታለሁ

ሩዝ እወዳለሁ። ምክንያቱም ሩዝ ማለት በጣም ቀለል ያለ ስትበላው ደስ የሚል ነገር ነው። እና ስለዚህ ሩዝ እወዳለሁ። ምክንያቱም አሉ ከሚባሉ መግባት መሃል ሩዝ በጣም የሚያስደስት ምግብ ነው። ከእነዚህም በተጨማሪ ደግሞ አትክልት ነውና ፍራፍሬ መመገብ እወዳለሁ። ግን በመጀመሪያ ደረጃ ሩዝ መብላት እወዳለሁ።

ሾርባ እወዳለሁ ማለት ይቻላል ነገር ግን እንዳዘገጃጀቱ ነው የሚወሰነው ምክንያቱም። እኔ የሚመቸኝ አይነት ሾርባ ምን አይነት ነው? ቅመማ ቅመም በአሪፉ የተደረገበት አሪፍ ተደርጎ የተደረገበት ሾርባ በጣም እወዳለሁ። ከእነዚህ ውስጥ ያትክልት ሾርባ በጣም ይመቸኝ ቅመሙ ያልበዛ ወይም ደግሞ ያላነሰ መካከለኛ ሆኖ ቅመም የተደረገበት ሾርባ መመገብ በጣም ያስደስተኛል

እኔ የሚያዝናና አይነት ስፖርት ከሆነ ምንም አይነት ስፖርት ያስደስተኛል ከእነዚህም ውስጥ እግር ኳስ መጫወት። የእጅ ኳስ፣ ቮሊቦል እንዲሁም ደግሞ ብዙ አይነት ሩጫ አለ፣ መሰናክል ሩጫ፣ ከእነዚህም ውስጥ በጣም አብልጬ የምወደው የስፖርት አይነት እግር ኳስ ነው የምወደው።

በድን ቋንቋ በጣም አስፈላጊ ከሚባሉ ቋንቋዎች ውስጥ አንዱ ነው። ከእነዚህም ውስጥ ደግሞ የተለያዩ ወንድሞቻችን መስማት ማየት የተሳናቸው ጓደኞቻችን እና ወንድሞቻችን እንዲሁም እህቶቻችን አሉ። ከነዚህም ውስጥ በድን ቋንቋ ማለት እነሱን ከማየት ከሚችል መስማት ከሚችለው ሰው ጋር መግባቢያ ቋንቋ ነው። እና በድን ቋንቋ በጣም አምናለሁ

ብዙውን ጊዜ ስለ ቅርብ ጓደኛ ንገረኝ የሚል ጥያቄ በራሴ ላይ ይነሳብኛል። እንዲሁም ከጓደኞቼ በጠም ሚ ብዙ ግዜ ይነግረኛል። እና የእኔ ቅርብ ጓደኛ በጣም ምወደው። አብርሃም ይባላል እና ስለሱ ደግሞ በጣም ብዙን ጊዜ አውርቸ አልጠግብም በጣም ምስኪን ልጅ ነው በጣም የዋህ ነው። ለሰው አዛኝ እና ይሄ ጎደኛየ ማለት ለኔ በጣም እንደ ወንድሜ ያህል ነው ምቆጥረው

ስራ እሰራለሁኝ በራሴ ነው የምሰራው የራሴ የግል ስራ ነው ያለኝ። እና በስራዬ ላይ በጣም ብዙ ተግዳሮቶች አሉ ከእነዚህ ውስጥ ደግሞ በተለያዩ ኋላ ቀር ማህበረሰቦች። የስራ ላይ በጣም ብዙን ጊዜ ኋላ ቀር አመለካከት ስላላቸው ስራን የማጣጣል እና የመናቅ ሁኔታ ስላለ በስራዬ ላይ በጣም ብዙ አስቸጋሪ የሆኑ ተግዳሮት አለ

ዜና በስም መስማት በጣም የሚያስደስተኝ አይነት ሰው ነኝ ምክንያቱም ዜና ማለት በጣም አስፈላጊ የሆነ ነገር ስለሆነ በተለይ ስለ ሀገራችን ሁኔታ አሁን ደግሞ በእኛ ሀገር ላይ እርስ በእርስ ጦርነት የተበራከበበት ሰዓት ስለሆነ። ዜና መስማት ያስደስተኛል እና በመስመር ላይ ብዙን ጊዜ ባይሆንም አልፎ አልፎ ዜና አነባለሁ

ውሃ እኛ አካባቢ አስቸጋሪ የሚባል ሁኔታ ነው ያለው። በውሃ አኳያ እና ከዚህም አኳያ የኛ አካባቢ ውሃ የሚጠጣ ውሃ የምናመጣው ትንሽ ሜትሮች ራቅ ያለ ቦታ ነው። እና ከነዛ ሜትሮች ደግሞ በባልዲ በተለያዩ ጀሪካኖች ውሃ አምጥቼ አውቃለሁኝ

በመስመር ላይ ብዙን ጊዜ ተምሬ አውቃለሁ እማራለሁም ከእነዚህም ውስጥ ደግሞ። በተለያዩ ትልቅ ከተሞች ለምሳሌ እንደ ባህር ዳር አይነት ከተሞች ላይ እንደ አዲስ አበባ አይነት ከተሞች ላይ በመስመር ላይ የማስታወቂያ ስክሪኖች አሉ። እና ከነዛ ስክሪኖች ብዙ ጊዜ ትምህርት ቀስማለሁ ትምህርትም እማራለሁ

ልብስ ስፊት የሚያስደስተኝ ሰው ነኝ እኔ ማለት ለወደፊት የማስበው ነገር ቢኖርም ወይ ትልቅ ድርጅት ላይ ተቀጥሮ መስራት ነው። ካልሆነ ደግሞ በራሴ በግሌ ልክ እንደ ልብስ እንደ መስፋት አይነት ስራዎችን እንደ ፀጉር ቤት ማስተካከል አይነት ስራዎችን ነው መስራት የሚያስደስተኝ። እና ነገር ግን አሁን ባለውበት ሁኔታ ሹራብ መስፋት አልችልም።

መጽሐፍ ማንበብ በጣም ያስደስተኛል ምክንያቱም መጽሐፍ ማንበብ ማለት ለኔ ለህይወቴ ግማሽ አካል አድርጌ ነው የምቆጥረው። ስለዚህ መጽሐፍ ማንበብ ከማስደሰቱም በላይ ደግሞ በጣም ብዙ እውቀቶችን የምንገበይበት ገበያ ነው ማለት እንችላለን። ስለዚህ እውቀት የሚገኘው መጽሐፍ በማንበብ ስለሆነ እኔ መጽሐፍ የማነበው ብዙን ጊዜ ያው በትርፍ ሰዓቴ ከስራ እና ከትምህርት ጎን ለጎን መጽሐፍ ብዙን ጊዜ አነባለሁ

ብዙን ጊዜ እኔ ወክ አደርጋለሁ ራሴን አዝናናለሁ ለብቻዬ ጸጥ ባለ ቦታ አረንጓዴ በሞላበት ቦታ አበቦች በሰፈሩበት ቦታ መንቀሳቀስ እወዳለሁ። እና ከዚህም ውስጥ ደግሞ አረንጓዴ መሆኑ ራሱ አንድ የተፈጥሮ አካል ነው። እና በተፈጥሮ ላይ መራመድ በጣም የሚያስደስተኝ ሰው ነኝ

መዝፈንና መዘመር ደስ ይለኛል። ነገር ግን በመታጠቢያ ውስጥ ብዙን ጊዜ አልዘፍንም ወይም ደግሞ አልዘምርም። ምክንያቱም ደግሞ ያው ሚስብ ነገር ስለሌለው በመታጠቢያ ቤት ሊደረግ የሚችለውን ነገር ታጥቦ ተጽዳድቶ መውጣት ነው። እና ከዚህ አንፃር ምንም አይነት መዝሙርም ወይንም ዘፈን መስፈን ወይንም መዘምር አልወድም

እግር ኳስ በጣም የምወደው አይነት የስፖርት ዘርፍ ነው፤ እና ከዚህም አንፃር ደግሞ በልጅነቴ ተጫውቼ ያደግሁት ስፖርት ከመሆኑም ይሄን እግር ኳስን ወድጄው የቀረውት፣ እና እግር ኳስ ማለት በልጅነቴ የምወደው ጨዋታ ነበር፤ ከዚህም ውስጥ ከዚህም ውጭ ደግሞ የምወደው አይነት ስፖርት የእጅ ኳስ ነው።

በቤት ውስጥ ብዙ አይነት የቤት እቃዎች አሉ ከእነዚህም ውስጥ። መመገቢያ እቃዎች ባህላዊ እና ዘመናዊ ተብሎ ነው ሚከፈለው። ማለት ባህላዊ የመጠጥ እና የመመገብ ያውቀውት ከሸክላ ከቅል የተሰሩ ናቸው። ነገር ግን ዘመናዊ የሚባሉት ደግሞ ከምነበረድ ወይም ደግሞ ከመስታወት ከብርጭቆ የተሰሩ ናቸው

የቀን መቁጠሪያ እጠቀማለሁ። ምክንያቱም ጊዜን ቀንን እንዲሁ ደግሞ ሰዓታትን ከነ ደቂቃ ሰኮንዶች ለማወቅ ሲባል የቀን መቁጠሪያ መጠቀም አስፈላጊ ነው። ከዚህም በተጨማሪ ደግሞ ቀኑ አረብ ይሁን እሁድ ይሁን ሰኞ ይሁን ቀኑን ለማወቅ የቀን መቁጠሪያ መጠቀም አስፈላጊ ነውና የቀን መቁጠሪያ እጠቀማለሁ።

ስራህን ትወደዋለህ? የሚለው ጥያቄ ለእኔ በጣም አሪፍ ጥያቄ ነው፤ ነገር ግን ያው አሁን ያለሁበትን ሁኔታ በተመለከተ ራሴን ለመቻል ያበቃኝ አሁን የያዝኩት ስራዬ ነው እና አሁን እየሰራሁት ያለሁትን ስራ ወድጄዋለሁኝ ምክንያቱም አሁን ያለሁበትን ችግር እየወጣሁበት ያለ ስራ ይሄ አሁን ያለሁበት ስራ ስለሆነ ነገር ግን የወደፊት የማሳካውን ስራ እንግዲህ ወደፊት የምናየው ይሆናል።

የክላውድ ማከማቻ አልጠቀምም ወይ ነገር ግን አልፎ አልፎ ነው ብዙን ጊዜ አልጠቀምም። ምክንያቱም ደግሞ ያው የስልኬ ያለኝ ማከማቻ በጣም ብዙ ከመሆኑ የተነሳ የሚይዛቸው ፋይሎች ያን ያህል በጣም ብዙ ስላልሆኑ ክላውድ ማከማቻን አልፎ አልፎ ነው ልጠቀምበት የምችለው። ስለዚህ የክላውድ መከማቻ እና አልፎ አልፎ ነው የምጠቀመው

ስራ አድካሚ ነው የሚለው ጥያቄ፣ በብዙዎች ዘንድ የሚሰነዘርብኝ ጥያቄ ነው። ምክንያቱም ደግሞ ከስራ፣ ከትምህርቴ ወይም ከመደበኛ ትምህርት ጎን ለጎን ስለሆነ የምሰራው፣ ብዙኃን ሰው "ስራ አድካሚ ነው" ምናምን ይለኛል፤ ነገር ግን ለእኔ እየሰራሁት ያለው ስራ አድካሚ አይደለም፤ ምክንያቱም ጥሩ ጥሩ ትርፍ የሚያስገኝ አይነት ስራ ስለሆነ አሁን እየሰራሁት ያለው ስራ አድካሚ አይደለም።

እኛ ሰዎች ስንባል ቀን ተቀን የምንሰራቸው ስራዎች በመተግበሪያ የሚተገበሩ ስራዎች ናቸው። እና ደግሞ ከእነዚህ መተግበሪያዎች ውስጥ እኔ በጣም የሚያስደስተኝ መተግበሪያ የቴሌግራም መተግበሪያ ነው። ምክንያቱም ደግሞ የተለያዩ ሰዎችን በኦንላይን ማግኘት ይቻላል። ወዳጅ ዘመዶችን በጽሁፍም ይሁን በድምጽ መልእክት በመላላክ መገናኘት ይቻላል

ማዕድን ማለት በጣም ለሰው ልጅ በጣም ጠቃሚ የሆነ ንጥረ ነገር ነው። እና ከዚህ የተነሳ ደግሞ በተለያዩ በምግቦች በምንሰራችሁ ጌጣጌጦች በምንዝናናበት ሁኔታ ብዙ ማዕድናት እንጠቀማለን። ለምሳሌ በምግብ ጨው ላይ የአዮዲን ማዕድን እንጠቀማለን። እና ይሄ ደግሞ ለተለያዩ ምግቦች ለመስራት ያገለግላል

ለመዘነጥ ብዙ ማድረግ ያለብን ነገር አለ እዚህ ላይ ደግሞ አለባበሳችንን ማሳመር ንጽህናችንን መጠበቅ። እንዲሁም ደግሞ አረማመዳችን ላይ አትኩረት አድርገን መንቀሳቀስ መቻል አለብን። እና ከእነዚህ መሃል ደግሞ ምንለብሳቸው ልብሶች ደግሞ ብዙ አይነት ናቸው። ለምሳሌ ጃኬት ሹራብ እና ኮፍያ በተለይ ኮፍያ ደግሞ ማድረግ አሪፍ ነው ብዬ አስባለሁ። ኮፍያ እያማረግ እወዳለሁ

ውሃ በጣም አስፈላጊ ለሰው ልጅ በጣም አስፈላጊ የሚባል ነገር ነው እና ውሃ ደግሞ በምግብ ሰዓት በምንመገበበት ሰዓት ላይ ውሃ መጠቀም መቻል አለብን። እና በቀን ደግሞ እኔ የምጠጣው ውሃ ቢያንስ ከ አንድ ሊትር እስከ ሁለት ሊትር ያህል ውሃ እጠጣለሁ።

የልብስ ንጽህናን መጠበቅ በጣም አስፈላጊ ነው። ልብሴንም ደግሞ እኔ የማጥበው በእጄ ነው ብዙዉን ጊዜ ላውንደሪ አልጠቀምም ምክንያቱም ያለንበት ማህበረሰብ የመብራት አቅርቦት ብዙም ጊዜ ላይኖር ይችላል። እንዲሁም ደግሞ ከኢኮኖሚ አንፃር በኢትዮጵያ ውስጥ ላውንደሪ መጠቀም አስፈላጊ አይደለም ብዬ አስባለሁ እና ልብስ በእጅ ነው የማጥበው

የኛ አካባቢ የአየር ሁኔታ በጣም ወጣ ገባ ነው አንዳንድ ወር ላይ በጣም ሞቃት ይሆናን አንዳንድ ላይ ደግሞ በጣም ቀዝቃዛ አንዳንዱ ላይ ደግሞ መጠነኛ የሚባል አየር ሁኔታ ይኖራል። እና በእነዚህ ምክንያቶች ደግሞ የምለብሰው ብርድ ልብስ ይለያያል። ቀዝቃዛ በሚሆን ሰዓት ሁለት ብርድ ልብስ ያህል ሶስት ምናምን ልጠቀም እችላለሁ። ነገር ግን በተመጣጠነ ሰዓት ግን አንድ ነው የምጠቀመው

የጎረቤት ድምጽ በጣም የሚረብሽ አይነት ድምጽ ነው። ምክንያቱም ብዙ ህፃናት የሚኖሩበት ያው ከጎረቤታችንም አንፃር ደግሞ ብዙ ህፃናት የሚኖርበት አካባቢ ነው። ይሄ ማለት ደግሞ በጣም የሚረብሽ ድምጽ አለው። ጎረቤት ድምጾቻቸው ድምጾቻቸው በጣም ይሰማል በዚህ ምክንያት ደግሞ የጎረቤቶችን ድምጽ መስማት የማይቀር ነገር ነው

በዚህ ዘመናዊ አለም በምንኖርበት ሁኔታ ብዙን ጊዜ የቴክኖሎጂ ምርቶችን እንጠቀማለን እና በዚህ የተነሳ ደግሞ ብዙ ጊዜ ብልሽት ችግር ሊያጋጥመን ይችላል። እና እነዚህን ችግሮች ለመጋፈጥ ካለን አቅም አኳያ አቅሙ ካለን ራሳችንን እናስተካክላለን። ከሌለ ደግሞ ከተለያዩ ባለሙያዎች ጋር ወስደን የቴክኖሎጂ ችግራችንን መፍታት እንችላለን

የልደት የልደቴን ቀን የማከብረው በጣም አሪፍ በሆነ ሁኔታ ነው። ቤተሰቦቼ ጋር ዘመዶቼ ጋር እንደዚሁ ከተለያዩ ጓደኞች ጋር በመሰበሰብ ነው የምናከብረው። እና የልደቴን ቀን እንዴት ማክበር እንዳለብኝ ስናገር የተለያዩ ምግቦችን መጠጦችን በተለይ ደግሞ ስፔሻሊ ዳቦ በማድረግ ነው የማከብረው።

ብዙውን ጊዜ የጓደኞችህ ጋር በመሳሳቅ ጥሩ ጊዜ በምናሳልፍበት ሰዓት የተለያዩ ቅጽል ስሞች ሊኖሩን ይችላሉ። ከእነዚህም ውስጥ ብዙ ጊዜ የሚጠሩኝ ጎበዙ እያሉ ይጠሩኝ ነበር። ምክንያቱም ደግሞ ያው በምሰራው ስራ። ታታሪና ራሴን መለወጥ እምሻ ሰው ስለሆንኩኝ ጎበዙ ብሎ ይጠሩኛል

የኢትዮጵያ ጥሩ እሚባል ባህል ነው ያላት ያ ደግሞ መከፋፈል አንድ ላይ መሰረት የሚባለው ባህላችን በጣም አሪፍ ሁኔታ ላይ ነው ያለው እስካሁን ድረስ ራሱ የምንም ያልተቆራረጠ ባህላችን ነው። እና ከእነዚህም ውስጥ ደግሞ ምግብ ለሌሎች ማካፈል በጣም ያስደስተኛል እወዳለሁ ምክንያቱም ደግሞ ይሄ ማለት የኢትዮጵያውያን ባህላችን ስለሆነ።

ቤቴን የማጸደው ምን ያህል ጊዜ ነው? ቤቴን የማጸደው የሚለውን ነገር ብዙን ጊዜ የሚወሰነው እንደ ቤቱ መቆሸሽ ነው። እና በጣም በሚቆሽሽበት ሰዓት በቀን ውስጥ ሁለቴም ሶስቴም ሊጸድይ ይችላል። ነገር ግን አብዛኛውን ሰዓት ቤቱ ብዙም ስለማይቆሽሽ አንድ ጊዜ ነው። የማጸዳው

እኔ አሁን ላይ የዩኒቨርሲቲ ተማሪ ነኝ። እና ደግሞ ድርጅት የሚባል ነገር ብዙም ተቀጥሬ ስለማላውቅበት ይህን ታህል ባህሉን የድርጅታችን የድርጅትን ባህል አላውቅም። ነገር ግን ወደፊት እገባበታለሁ ብዬ ስለማስበው ድርጅት ባህልን መማር እፈልጋለሁ። እና በዚህ የተነሳ ያው የትምህርት የምማርበትን ዩኒቨርሲቲ ከተባለ ያው እወደዋለሁ። ደስ ይላል።

ጥፍርህን ትቆርጣለህ የሚለው ጥያቄ ለኔ በጣም አሪፍ ሊሆን ይችላል ምክንያቱም ደግሞ ራስን ለመጠበቅ ከሚያስፈልጉ ነገሮች አንዱ ንጽህና ነው። ልብስን ከማጠብ የተለያዩ አልባሳትን ባህላዊ ዘመናዊ አልባሳትን ከመልበስ በተጨማሪ ያሉንን ፃጉራችንን እንዲሁም ጥፍራችንን በአግባቡ መቆረጥ አለብን ብዬ አስባለሁ።

አብዛኛው አለም ላይ ያሉ ቀኖች ተመሳሳይ ናቸው ብዬ አስባለሁ። በእነዚህም መሃል ጠዋት ይባላል ቀን ወይም እኩለ ቀን ምሽትና ማታ ወይም ሌሊት የሚባል ሰዓት አለ። እና ከእነዚህ ደግሞ የሚመችኝ አይነት ሰዓት እኩለ ቀን ያለው ሰዓት ነው። ምክንያቱም ብዙም ጊዜ ስራ ላይ ትምህርት ላይ የምናተኩርበት ሰዓት ስለሆነ እኩለ ቀን ይመቸኛል

የስራ አሰራሮችን መከተል በጣም አስፈላጊ ነው ምክንያቱም እኔ ያው አላማዬ ወደፊት ትልቅ ድርጅት ላይ ተቀጥሮ ወይም ደግሞ ሀላፊነት ወስዶ መስራት ነው የሚያስደስተኝ። እና ከዚህ በተጨማሪ ደግሞ በትምህርቴ ላይ አሰራሮችን መከተል እወዳለሁ ወይም ቅደም ተከተሎችን ተከትዬ ነው መስራት የምፈልገው። ሳነብም ሌሎችን ተጨማሪ ስራዎችን ስሰራ ቅደም ተከተሎችን ወይም የስራ አሰራሮችን መከተል እወዳለሁ ወይም እከተላለሁ

የተበላሻ ነገር ማስተካከል ትችላለህ የሚለው ጥያቄ? መልሴ አዎ ነው። አንዳንድ ጊዜ ቀለል ያሉ ነገሮችን ማስተካከል እችላለሁ። ምክንያቱም አሁን ለምሳሌ የውሃ የቧንቧ ቱቦ። በምበላሽበት ሰዓት መቀጠል እና ውሃው ወደ ላይ እንዲፈስ ማድረግ እችላለሁ። እና ለህዝቡ ተደራሽነት እንዲኖረውም የአቅሜን መስራት እችላለሁ

ኢትዮጵያ ውስጥ ብዙ በዓላት አሉ ከእነዚህም ውስጥ የመስቀል የቅዱስ ዮሐንስ ወይም የአዲስ አመት ገና በዓል የፋሲካ በዓል። በሙስሊሞች ዘንድ ደግሞ ረመዳን መውሊድ አረፋም እሚባሉ ባዓላት አሉ። እና ከዚህም ውስጥ የፋሲካና የገና በዓል በጣም ደስ ይለኛል።

ራስን ለማዝናናት ተመራጭ ከሚሆኑ ነገሮች ውስጥ አንዱ እና ዋነኛው ሬስቶራንት በመሄድ የተለያዩ ቀለል ያሉ መጠጦችን ራስን በማይጎዳ መልኩ ደግሞ ምግቦችን ምናምን በመመገብ ራስን ማዝናናት ይቻላል። እና ሬስቶራንት የምወደው ሬስቶራንት ባ እንትን ዳንግላ ነው ያለው ወይም ኦንላይን ሬስቶራንት ይባላል

የስራ ልብስ ትለብሳለህ ለሚለው አንዳንድ ጊዜ እለብሳለሁ ግን ብዙም ጊዜ አልለብስም ምክንያቱም የኔ የምሰራው ስራ የዩኒቨርሲቲ ተማሪ ነኝ ያው ተማሪ ከመሆኔ አንፃር ዩኒፎርም አለ እሱን እለብሳለሁ። እና ደግሞ ከዚህ በተቃራኒ ደግሞ ጎን ለጎን ለሚሰራው ስራ ግን ያው በኖርማል በምለብሰው ልብስ ስለሆነ መስራት የሚቻለው የስራ ልብስ ብዙ እንጂ አልለብስም

በመስመር ላይ ሙዚቃ እሰማለሁ ምክንያቱም ያው ብዙን ጊዜ መስመር ላይ ሆቴሎች ሬስቶራንቶች ካፌዎች እንዲሁም የተለያዩ ምግብ ቤቶች ሻይ ሻይ ቤቶች መጠጥ ቤቶች ስለሚኖሩ በነዛ ውስጥ የሚከፈቱ ሙዚቃዎች እንሰማለን እናም ደግሞ አንዳንድ ጊዜ በራሳችን ኤርፎን ኤርፖድ በመጠቀም የራሳችንን ሙዚቃ እንሰማለን። በመስመር ላይ ማለት ነው